ችግር የለም ማለት ትብብርን በጎነትን ለመግለጽ ለአንድ ሰው እርዳታ ሲጠይቀን ወይም አንድ ነገር እንድታ እንድናደርግለት ሲፈልግ ችግር የለም ስንል ለስራው ፍቃደኛ መሆኑን ግዴታ ሆኖ እንዳልተሰማን የሚገልፅበት ማለት ነው። ያው ሌሎች ለመርዳት ያለንን ዝግጁነት የሚያሳይ ነው ይሄን ማድረግ ለኔ ሸክም አይደለም በደስታ አድርገዋለሁ የሚል አይነት መልእክት የሚያስተላልፍ ነው። እና ይቅር ባይነት መግባባትን የሚያሳይ ነው። ለአንድ ሰው ስህተት ሲሰራ ወይም ይቅርታ ሲጠይቅ ችግር የለም ማለት ነገሩን እንዳለፍነውና ግንኙነታችን እንዳልተቀየረ ማረጋገጫ ነው። ሰዎች ሲሰሰሩ ወይም ቀጠሮ ሲያረፍዱ ችግር የለም በማለት ሁኔታውን እንድን እንድንተውላቸውና እንደተረዳነው ለማሳየት የምንጠቀምበት ቃል ነው። ይሄ ደግሞ በሰዎች መካከል ያለውን ውጥረት ይቀንሳል። መታመን ይፈጥራል እና ይሄን ለማሳየት

ሴፕቴምበር ማለት የአዲስ አመት መጀመሪያ እንደማለት ነው በኢትዮጵያ መስከረም የአመቱ መጀመሪያ ማለት ነው። ሴፕቴምበር ለኔ አዲስ ምዕራፍ መጀመሪያ ነው አርጌውን አመት ስኝተን በአዲስ ተስፋ በአዲስ እቅድና በታደሰ መንፈስ የምቀበልበት ነው። ይህ ወር በኢትዮጵያ በዓል የደስታን የብህሩ ተስፋ መልእክት ተደርጎ ይወሰዳል የተፈጥሮ ለውጥና ውበት። ይኖራል ይህ ወር በክረምት አልፎ መስክ መስክ በአደባባይ የሚያግጥበት የሚያምርበት ጊዜ ነው። ሴፕቴምበር የውበት ወር ነው ጭጋጋውንና ዝናቡን የክረምት ወቅት አልፎ ፀሀይ የምትወጣበት ምድር በአረንጓዴም የምትሸፈንበት አበቦች የሚፈኩበት ወቅት ነው። ተፈጥሮ እራሷን እንደምታድስ ሁሉ እኛም ውስጣዊ ማንነታችን የምናድስበት የለውጥ ጊዜ ነው ብዬ አስባለሁ ማለት ነው።

ታክሲ ማለት ታክሲ ለትራንስፖርት አገልግሎት የምጠቀምበት ነው። እንደ መብራት የከተማ ኑሮ። መስፋፊያና የስራ እድል ምንጭ ተደርጎ ይወሰዳል የከ ትራንስፖርቱ ትራንስፖርት የጀርባ አጥንት ማለት ነው። ታክሲ በከተማ ውስጥ ካሉ የትራንስፖርት አማራጮች ሁሉ ከፍተኛ በቀላሉ የሚገኝ እ ግልጋሎት ነው። ታክሲ ከከተማ ኑሮን የሚያቀላጥፍና የሚያፋጥን መሳሪያ ነው። ሰዎች ከቦታ ቦታ በፍጥነት የሚንቀሳቀሱ ወደ ስራና ወደ ቦታ በቤታቸው እንዲደርሱ ትልቅ እገዛ ያደርጋል። በተለይ በኢትዮጵያ ወደ አውዱ የአውድ የሰማያዊ ነጭ ታክሲዎች ሆኑ ዘመናዊ ራይድ እ ግልጋሎቶች በጣም የተለመዱ ናቸው። የማህበራዊ መስተጋብር ያጠናክራል። ታክሲ በተለይም የጋራ ታክሲ ሰዎች የማይታወቁ ቢሆንም በጥቂት ደቂቃዎች ተቀራርቦ የሚጓዙ ቦታ ነው። ታክሲ ውስጥ በተለያዩ ሰዎች ይገና ይገናኛሉ ወቅታዊ ወሬዎች የሚወሩበት የህይወት ተሞክሮዎች የሚሰሙበት እና በተከተማዋ የኑሮ ትርታ የሚታወቅበት ቦታ ነው። ዝቅ በል ተብሎ ተጠጋግቶ መቀመጥና ዝቅ ተብሎ ተጠጋግቶ መቀመጥና ሀሳብን ተቀበሉኝ እ ስሙኝ በማለት ልምድ ኢትዮጵያውያን የመረዳትና የአብሮነት ባህልና እሴት የሚያሳይ እ ሆኖ አግኝቼዋለሁ። እና የቴክኖሎጂና የዘመናዊ ሽግግር ተደርጎ ይወሰዳል። አሁን ላይ ታክሲ ስንል የቴክኖሎጂ ውጤት የሆኑትን የታክሲ መጥሪያ ተግባሮች ይጨምራል ይሄ ችግር ተስፋ ለተሳፋሪው ደህንነት ምቾት ሊሰጥ ይችላል። ለሼር ሆልደሩም በስርዓት የሚመራ የስራ እድል ፈጥሯል ማለት ነው። ይህም የአገልግሎት ቢበልጥ ቀልጣፋና ተዓማኒ አድርጎት እስካሁን ድረስ እያቆየው ይገኛል

ማዳመጥ ማለት አንድ ነገር ሙዚቃ ሊሆን ይችላል ሰዎች ሲያወሩ ሊሆን ይችላል ማዳመጥ ሰዎች ስናዳምጥ እናዳምጣለን እና ማዳመጥ ማለት ይሄ ነው። እና ማዳመጥ እንደ ማርያም አሰራር እንጠቀምበታለን። ማዳመጥ አዳዲስ እውቀቶችን መረጃዎችንም የምንቀስምበት የምንሰበስብበት መንገድ ነው። ስንናገር የምናውቀውን ነው ደግሞ ስናዳምጥ ግን የማናውቀውን አዲስ ነገር እንማራለን። ጥሩ አዳማጭ መሆን ማለት በእውቀት ከፍ ክፍት መሆን ማለት ነው። በትምህርት ሆነ በስራ ቦታ። ትኩረት የሚያዳምጥ ሰው ስህተቱ አነስተኛና ግንዛቤው ሰፊ ይሆናል ማዳመጥ ለጠንካራ ግንኙነት ይረዳል። ሰዎች እንዲረዱን ከመፈለጋችን በፊት የሌሎችን መረዳት ማዳመጥ አለብን። አንድ ሰው በትኩረት ስናዳምጥ ክብር እየሰጠነው እንደሆነ የሚል እምነት እናስተላልፍለታለን ይህም በጓደኝነት በቤተሰብ እና በስራ ባልደረቦች መካከል ያለውን ጥልቅ መግባባት እና ፍቀር እንዲያድግ ያደርጋል። ንቁ አዳማጭ መሆን አለብን ይህ በጆሮ ከመስማት ባለፈ አእምሮ በልብ ማዳመጥ የሚጠይቅ ብቃት እንደሆነ በዚህ አምናለሁኝ። ሌላው ንቁ አዳማጭ ማለት ጥያቄው ነገሩ እስኪደርስ በትግስት መጠበቅ ያ የግንኙነት ማድረግ እና የተናገረውን ሀሳብ በትክክል መረዳታችንን ማረጋገጥ ማለት ነው

እድል ይስጥልኝ ማለት በእኛ አገላለጽ በጎ ምኞትህና በጎ ነገርን መመኘት ትህትናን አጣምሮ የያዘ ድንቅ ቃል ማለት ነው። በጎ ምኞት ምርቃት ማለት ይህ ቃል በዋነኝነት ሌላው ሌላው ሰው መልካም ነገር እንዲያጋጥመን- መመኘት ደግሞ መንገር ማለት ነው። እድል ይስጥልኝ ስንል ፈጣሪ ወይም ተፈጥሮ ለዛ ሰው መልካም አጋጣሚዎች መልካም ነገሮች ስኬትና በረከትን አንዲሰጠው መፀለይአችን መሆኑ ነው። ይህ ቃል በውስጥ ቅንነትን ታማኝነትን በሌላው ሰው ስኬት ደስተኛ መሆናችንን የሚያመለክት ነው። የትህትና የአክብሮት መግለጫ ማለት ነው። አንድ ነገር ስንጠይቅ ወይም ስንሰናበት ይህንን ቃል መጠቀም ጨዋነትን ያሳያል። ብዙን ጊዜ በንግግር መሃል ወይ መጨረሻ ላይ እድል ይስጥልኝ የሚለው ቃል ትህትና መገለጫ ነው። ለምሳሌ አንድ ሰው መንገድ ሲያየን ወይም ትንሽ እርዳታ ሲያደርግልን እድል ይስጥልን ማለትአችን ለተደረገልን በጎነት ያለን ትልቅ አስተዋጽኦ ያለውን ትልቅ አስተዋጽኦ ውስጥ ምስጋና አክብሮት የምንገልጽበት መንገድ ነው። ለአዲስ ጅማሬ- ብርታት የምንሰጥበት መንገድ ነው። አዲስ ሰው አዲስ ስራ ሲጀምር ወይም ፈተና ላይ ሲሆን የሚነግረንም የብርታት ቃል ነው። እድል ማለት ዝግጅት አጋጣሚ ሲገናኙ የሚፈጠር ውጤት ነው። እድል ይስጥልኝ ስንል ያ ሰው የለፋበት ጥረት ፍሬ እድያፈራ ና መንገዱ እንዲቀናለት ማበረታታችን ማለት ነው። ይህም በትዳር ውስጥ ላለ ሰው የስነ ልቦና ጥንካሬ ተስፋ እየሰጠነው ነው ማለት ነው።

ማለት አንድ ነገር ላይ ስህተት ማረም ማለት ነው። በአስተካክየ ከማድረግ ማለት ካለፈው ስህተት መማር ማለት ነው። እንዲሁም በስራ ላይ በንግግር ወይም በባህር ውስጥ የሚታዩ ችግሮችን ማስተካከል እና የነዛን ችግሮች ነቅሶ መውጣት ማለት ነው። ከሁኔታዎች ጋር መለማመድ ማለት ነው። ህይወትን ዘውትር ተለዋዋጭ ናት እና እቅደችን እንደጠበቅነው ብሄድ ባይሄድ ማስተካከል ያለብን ነገሮችን ማስተካከል ማለት ነው

የይለፍ ቃል የምንለው የተለያዩ ዊብሳይቶች ላይ ገብተን ክሬት ስናደርግ የተለያዩ መረጃዎችን ለመያዝ በዲጂታል መንገድ የምንይዛቸው መረጃዎችን ለመጠበቅ የምንጠቀመው የይለፍ ቃል ወይ ደግሞ እንደ ቁልፍ የምንጠቀመው መሰሪያ ነው። የዲጂታል ማንነት ጥበቃ እምናረግበት ነው የይለፍ ቃል የግል መረጃዎችን የኢሜል ሶሻል ሚዲያ ባንክ ካልተፈቀደለት አካል ውጪ የሚጠብቅ የመጀመሪያ የመከላከያ መስመር ነው። የይለፍ ቃል አንድ ቤት ቁልፍ ነው። ጠንካራ የይለፍ ቃል መኖሩ ሌቦች ወይም ሀከሮች ወደ ግል ሰነድ እምናስቀምጥበት አካባቢ እየገቡ እንዳይገቡ ይከላከላል። ይህም የዲጂታል ደህንነታችን ለማረጋገጥ የምንጠቀምበት ዋናኛ መሳሪያ ነው ብዬ አምናለሁ

አመት ማለት ለኔ የለውጥ የእድገት እና የታሪክ ማለት ነው የታሪክ መዝገቡን የምናስቀምጥበት ማለት ነው። የተወጥኖ የስነፈለግ ሁደት አመት የተፈጥሮ ጊዜ ሰሌዳ ነው በምድር ዙሪያ ምክንያት የሚፈጠሩት ወቅቶች በጋ ክረምትና ጸደይ በአንድ አመት ውስጥ ተፈራርቀው ይህ የዉደት ገበሬው ዘር የሚዘራበት ተማሪው ትምህርት የሚጀምርበት አለም በስርዓት እንድትመራ የሚያደርግ የተፈጥሮ መለኪያ ነው። የእድገት የለውጥ መለኪያ ማለት ነው። በግዴታችን ውስጥ አመት ማለት ያደግንበትና የተለወጥንበት ምዕራፍ ማለት ነው። አመትን ህይወታችንን መቁጠሪያ ነው የአመት ሰው ይበለን ስንል ያሳለፍነው አመት በሰላም አልቆ በአዲስ ምእራፍ መቅረታችን ለማብከር ነው። ለማብከር ለማ ለማክበር የምናሳይበት አይነት ነው። በአንድ አመት ውስጥ የምናገኝ ተሞክሮች የምንማራቸው ትምርቶች የምናሳካቸው ግቦች የማንነታችን መገንቢያ ናቸው። ብዬ በዛ

ደረሰኝ ማለት የባለቤቱን ማረጋገጫ የምንቀበልበት የተለያዩ ክፍያዎች ከከፈልን በኋላ እንደ መረጃ የምንይዘው መክፈላችንን የምናራግጥበት ማለት ነው። በመንገድ ወይም በፍተሻ ወቅት የአንድ እቃ ባለቤትነት ጥያቄ ውስጥ ቢገባ እንኳን ደረሰኝ ብቻ መከላከያ ነው። እና በተለይ በተለይ ውድ የሆነ አንድ አስር ላፕቶፕ ወይም የቤት እቃዎችን ስንገዛ ደረሰኝ መያዝ ለደህንነታችን ወሳኝ ነው። ብዬ በዛ አምናለሁ

ፊት ማለት የማንነት መለያ መድረክ ማለት ነው። ፊታችን የ ለአለም የምናሳየው መታወቂያችን ነው ሰዎች ስም ብንረሳ እንኳን ፊታቸውን አንረሳም። ፊት የአምስቱ ስሜት ህዋሳት ማየት ማለት ማለት ነው። መስማት ማሽተት መቅመስ እና መንካት ያገናኘዋል አካባቢያችን ጋ የምናገናኘው ዋናኛ መስኮት ነው። የስሜት መግለጫ መስታዋት ማለት ነው። ደስታ ሀዘን ፍርሃት ቁጣ ነገርም መጀመሪያ የሚታዩት ፊት ላይ ነው። እና ፊት የሰው ልጅ ውስጣዊ ስሜቱን ሌሎች ሚያስተላልፍበት ነገር አልባ መገናኛ ዘዴ ነው ማለት ነው።

ገንዘብ ማለት በሰዎች መካከል የሚደረግ የንግድ ግንኙነት የሚያሳድግ ቀላል የሚያደርግ የጋራ መሳሪያ መሆኑ ነው። ገንዘብ ባይኖር ኖሮ እቃን በእቃ መግዛት መለወጥ አንችልም እጅግ አስቸጋሪ ይሆን ነበር። ገንዘብ ግን ለአንድ እቃ ወይም አገልግሎት ለማግኘት መገበያያ መስጠት ግብይት በፍጥነት በስርዓት እንዲከናወን ይረዳል። የደሞዝ የንግድ እና የኢኮኖሚ መሰረት ይሄ ነው። የነጻነት አማራጭ ምንጭ ነው ገንዘብ ለሰው ልጆች የሚፈልገውን ህይወት የመምራት አቅም ይሰጠዋል። ገንዘብ ሲኖረን የተሻለ ትምህርት ለማግኘት ጥራት ያለው ህክምና ለማግኘት ለቤተሰብ ምቹ ኑሮ ለመፍጠር እድል ይሰጣል። ገንዘብ ራሱ ግብ ባይሆንም ወደ ፈለግነው ግብ የሚያደርሰን በህይወታችን ላይ ውሳኔ ነጻነት እንዲኖረን የሚያደርግ ቁልፍ ተግባር ነው። ገንዘብ የአንድን ሰው ትክክለኛ ማንነት ቅድሚያ የሚሰጣቸው ነገሮች ያሳያል። ገንዘብ ሰውን አይለውጥም። ይልቁንም በውስጡ ያለውን ማንነት ጎልቶ ያሳያል። አንድ ሰው ገንዘቡን የሚያጠፋበት መንገድ ለምን ዋጋ እንደሚሰጥ ይናገራል። ለጋስ ሰው ገንዘብ ሲኖረው ይበልጥ ይረዳል። ስግብግብ ሰው ደግሞ ይበልጥ ይሰበስባል። ስለዚህ ገንዘብን የመያዝ ጥበብ ከገንዘብ እራሱ ይበልጣል ማለት ነው። እና እኔ የምረዳው እንደዚህ ነው። ሌላው የሀላፊነት የቁጠባ አስፈላጊነትን ያስተምረናል። ገንዘብ የማግኘት ብቻ ሳይሆን ማቆየትና ማሳደግ ትልቅ ብቃት ይጠይቃል። ገንዘብ የለፋንበትን እንጂ የተጫወትንበት መሆን የለበትም። በስርዓት መመራት አለበት። ለነገ ቁጠባ ማድረግ እና በበጀት መንቀሳቀስ ለወደፊት ዋስትና እና ለውስጣዊ ሰላም ወሳኝ ነው ብዬ አምናለሁ